ማዕድን ትጠቀማለህ? አዎ እጠቀማለሁኝ ለማለት ይከብዳል። ምክንያቱም ማዕድናት የተፈጥሮ ማዕድናት ከወጡ በኋላ ብዙ ፕሮሰስ አላቸው። በቴክኖሎጂ ታግዘው ምናምን ነው እኛ ጋር የሚደርሱት እና። ንጹህ ማእድናትን እንጠቀማለን ለማለት እኔ ትንሽ ይከብደኛል።

በሰአት የምትደርስ ሰው ነህ? በሰአት ለመድረስ በጣም ብዙ እሞክራለሁኝ። በተለይ በስራ ሰዓቴ ላይ ማለት ነው። በቻልኩት መጠን በሰአቴ ለመገኘት ብዙ ጥረት አደርጋለሁና ይሳካልኛል ስራዬ ላይ። እንዲሁም ሰዎችን ላገኝ ከሆነ በተባባልነው ሰዓት ለመድረስ በቻልኩት መጠን እሞክራለሁኝ። ብዘገይ አንድ አስር ደቂቃ ነው እንጂ ያው። ብቻ ያው በሰአቴ እምደርስ ሰው ነኝ ማለት ይቻላል

ምግብ ማብሰል ትችላለህ? ለሚለው አሁን በደንብ ማብሰል እችላለሁኝ። ቤት ውስጥ የምንመገባቸው አብዛኞቹን። እኔ ነኝ ኩክ የማደርገው ወይም የምሰራቸው ስለዚህ ምግቤ ማብሰል የመስራት ያን ያህል ችግር የለብኝም። እና ማብሰልም በጣም እወዳለሁ።

እሺ ወደ ስራ በሰአቱ ትደርሳለህ? በተቻለ መጠን ቅድም እንዳልኩት በስራ ሰዓቴ ለመገኘት እሞክራለሁኝ ምክንያቱም ያለሁበት ስራ ደግሞ በሰአቴ እንድገኝ ያስገድደኛል። እና ከስንት አንዴ ካልሆነ በስተቀር በስራ ሰዓቴ አክብሬ የምገኝ ሰው ነኝ ማለት ይቻላል።

እሺ ሳንድል ትለብሳለህ ወይ? እኔ ሳንድል ልብሼ አላውቅም ቀሉንም ስሰማው ዛሬ የመጀመሪያ ጊዜ ነው። ጫማ ይሁን ልብስ ይሁን እንኳን አላውቀውም ስለዚህ። ለብሼው ባውቅ እራሱ ስሙን ባለመወቅ ምክንያት አላውቀውም ነው የምለው። ለብሼ አላውቅም ነው የምልህ

ከስራ ባልደረቦችህ ጋር ጥሩ ግንኙነት አለህ አዎ በደንብ ጥሩ በጣም ደስ የሚል ግንኙነት ነው ያለኝ። የስራዬ ሁኔታም እንደዛ እንድሆን ያስገድደኛል እና በጣም የሚገርም የሆነ ግንኙነት ላይ ያለኝ ከሁሉም የስራ ባልደረቦቼ ጋር ማለት ነው። ባገኘነው አጋጣሚ ሁሉ የምንዝናና የምናወራ የምንስቅ ነን እና አሪፍ የሆነ

መራመድ ታውቃለህ አዎ በደንብ ነው የማውቀው በተለይ እኛ ባለንባት ሀገር ኢትዮጵያ ውስጥ ወደ ገጠር አካባቢዎች ያለው ማህበረሰብ አብዛኛውን ጊዜ በባዶ እግራቸው ሲጓዙ እናያለን እና በባዶ እግር መራመድ በደንብ ነው የማውቀው ማለት አችላለውኝ።